በየትኛው ቀን ወደ ገበያ ትሄዳለህ? ገበያ አዎ ያው ብዙ ጊዜ ገበያ ቅዳሜ ቀን የተለመደው ቅዳሜ ቀን ነው። ያው ብዙ እንትኖችና የቤት አስቤዛዎችን ምናምን የምንገዛው እና ያው ቅዳሜ ቅዳሜ የተለመደ ነው ገበያ መሄድ። ስለዚህ አንዳንድ ነገሮች ተገዝቶ ያው ለሳምንት ተብሎ ሚሄደው ብዙ ጊዜ ቅዳሜ ነው ማለት ነው።

በምን ሰዓት ትተኛለህ? እንግድህ ብዙ ጊዜ እንደ እንትን ሰዓት ተወስኖ ምናምን አይደለም የሚተኛው ነገር ግን ከሶስት ሰዓት እስከ አራት ሰዓት ባለው ውስጥ ብዙ ግዜ ተኛለሁ ምተኛበት ሰዓት እሱ ነው። ዘገየው ስል እስከ አራት ተኩል ሊሄድ ይችላሉ አንዳንዴ ምናልባት ነገር ግን ያው ወደ መኝታ ክፍሌ የምገባው ከሶስት ሰዓት እስከ አራት ተኩል ባለው ውስጥ ነው እዛ የምገባው ማለት ነው።

የምትወደው ሽታ ምንድነው? እምወደው ሽታ እንግዲህ ጥሩ የሆነ ሽታ ለምሳሌ የሳሙና ሽታዎች አሉ የሽቶ ሽታዎች አሉ የተወሰኑ ደስ እሚሉ በጣም ጠንካራ ያልሆኑ ለስ ለስ ያሉ የሽታ አይነቶች አሉና። እነሱ እነሱን ሽታ ደስ ብሎኝ ማሸታቸው ወይም ደግሞ እንትን ማዳምጣቸው አይነት ሽታዎች ናቸው። እና በውስጤ እነሱን እወዳቸዋለሁ።

በቀን ስንት ሰዓት ስልክ ትጠቀማለህ? ብዙውን ጊዜ ብል ይሻላልና ብዙ ጊዜ ስልኬን እጠቀምበታለሁ አየዋለሁ የተለያዩ ነገሮችን መዝናኛዎችን። ለምሳሌ ኳስ ቪዲዮዎችን የተመሳሰለ የተለያዩ ጽሁፎችን አነብበታለሁ። እና ያው በቀን ብዙን ጊዜ ስልኬን እጠቀምበታለሁ።

ቡና ወይስ ሻይ ትመርጣለህ? አሁን ቡና መጠጣት ደስ ይለኛል ቡና እመርጣለሁኝ ከሻይ ይልቅ ያው ድሮ ልጅ እያለሁኝ ሻይ ነው እምጠጣ የነበርኩት። ከ ሃያ አመት በፊት እያለው ማለት ነው። አሁን ከ ሃያ አመት በላይ ግን ያው ቡና እየለመድኩ መጥቼ አሁን ቡናን ተመራጭ አርጊያለሁ ከ ሻይ ይልቅ ማለት ነው። ቡና ያነቃቃኛል ቡና ያው ደስ እሚለኝ ነገር ነው። እና ቡናን እመርጣለሁ